የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ ሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው። ግን ከተለማመድኩኝ በኋላ ደስ ይለኛል። ምክንያቱም ብዙ ከሰራው ብዙ ከተለማመድኩ ብዙ አይነት የስራ ብዙ የመስራት ችሎታ ይኖረኛል። መራመድና መሮጥ እሰራለሁ አንዳንድ የምታጠፍ እንቅስቃሴዎችንም አደርጋለሁ። አካሌ እየተለወጠ ነው የበለጠ ጠንካራ ለመሆን በጣም ይሰማኛል የበለጠ ጠንካራማ ሆኛለሁ የበለጠ ጥንካሬም ከብዙ ነገር ይመጣል በተለይ ጤናማ የሆነ የተሻለ ነው። ከጓደኛ ጋር አብሮ መስራት ያበረታታል እርስ በእርሳችን እንገፋፋለን እንደሰታለን እንጫወታለን ብዙ የመጨዋወት ስታይሎችን ያመጣት ሰላሳ ደቂቃ ያህል ይወስዳል። ከዛ በላይም ሊወስድ ይችላል ምክንያቱም ከሰላሳ ደቂቃ የበላይ ብዙ የመጫወትን እድል ይህንን እንደ ልምድ ለማድረግ እፈልጋለሁ። ብዙ ቀን ስሰራ ብዙ ጊዜ ውጤት አመጣለሁ ብዙ የውጤት አይነትም አገኘ